የአትክልት ስራ ታደርጋለህ? አዎ የአትክልት ስራ እሰራለሁ የአትክልት ስራ የምሰራው አትክልት የተለያዩ ጥቅሞችን የሚሰጥ ስለሆነ ነው፤ በመጀመሪያ ደረጃ በጓሮዬ ላይ የሚገኘውን የአትክልት ቦታዬን አዘጋጃለሁ ይህን የአትክልት ቦታ እንዲለሰልስ ብዙ ጊዜ እቆፍረዋለሁ አየርም እንዲያገኝ ብዙ ጊዜ አገላብጠዋለሁ፤ ይህን ብዙ ጊዜ ያለሰለስኩትን እና የቆፈርኩትን ቦታ ውሃ እያጠጣሁ ለተወሰነ እና ለጥቂት ቀናት ከጠበቅኩት በኋላ የአትክልት ቦታው ለዘር ዝግጁት መሆኑን ሳረጋግጥ የዘር ስራዎችን እሰራለሁ አትክልት በርካታ የሆኑ የጎመን ሌሎችም የጓሮ አትክልቶችን እንደ ሽንኩርት ጠጅ ሳር ሌሎችንም የስጋ መጥበሻ የመሳሰሉትን የአትክልት ስራዎችን በሙሉ እፈጽማለሁ፤ እሰራቸዋለሁ እነዚህን ከዘራሁ በኋላ ውሃ እያጠጣሁ ሁልጊዜም በእንክብካቤ አሳድጋቸዋለሁ፤ ማዳበሪያና ሌሎች ነገሮች የሚያስፈልጓቸውንም ነገሮች እንደዚሁ በየጊዜው አደርጋለሁ የሚኮተኮቱ የሚቆፈሩ በአግባቡ ደግሞ ሌሎችም ስራዎች የሚያስፈልጓቸው አትክልቶችንም እንደዚሁ እንከባከባለሁ ቆስጣ ሰላጣ ጎመን አቮካዶም ሌሎችንም አትክልቶች እንደዚሁ ጓሮዬ ላይ አድርጌ እያመረትሁ እገኛለሁ

የጫማህ ቁጥር ስንት ነው? እኔ የምለብሰው ጫማ እንደየ ጫማዎቹ ሞድ የተለያየ ቁጥር ሊሆን ይችላል በብዛት ግን እኔ የምጠቀመው ጫማ ከቆዳ የተሰሩ የሹልቴክስ ጫማዎችን ነው። እነዚህ ጫማዎች ብዙ ጊዜ ለኔ እግር የሚመጥኑ አርባ ሁለት ቁጥር ያላቸው ጫማዎች ናቸው። እ ስለዚህ አርባ ሁለት ቁጥር ጫማ እጠቀማለሁ። ነገር ግን አንዳንድ እ ከዚህ የተለዩ ጫማዎች ሞዳቸው ጠባብ የሆኑ ከሆኑ ቁጥሩ ከዚህ ከፍ ያለ ሊሆን ይችላል። ሞዳቸው ደግሞ ሰፋ ያለ ከሆነ ቁጥሩ አርባ አንድ ሊሆን ይችላል። ስለዚህ በአማካኝ የኔ ጫ የኔ የምለብሰው ጫማ ቁጥር አርባ ሁለት ቢሆንም አርባ አንድም አርባ አንድም አርባ ሶስትም እንደአስፈላጊነቱ ሊጨምርም ሊቀንስም ይችላል።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የምጠቀመው ክብሪት ነው። ክብሪት እሳትን ለመጫር እንጠቀማለን። ከዚህ በፊት በኢትዮጵያ የድሮ እናቶቻችን የሚጠቀሙት ምድጃ ነበር። በዚህ በምድጃ ላይ እሳትን ያሳድራሉ እሳት ሲያድር። እሳት ማዳፈን ይባላል እሳት ማዳፈን። ለጎረቤትም የሚተርፍ ነበር። ፍግና ኩበት ወይም ከእንስሳት ጸዳጅ የሚገኘውን ማገዶ። ከውስጥ በማዳፈን ያሳድሩታል ያንን ፍም ጠዋት በሚፈልጉት ጊዜ አውጥተው ያቀጣጥሉታል። አሁን ግን በዘመናዊ መልኩ እሳት ለማንደድ የምንጠቀመው ክብሪት ነው። ክብሪት እሳት ለማንደድ በጣም ቀላልና በሁሉም ቦታ ሊገኝ የሚችል ርካሽ አጠቃቀሙም ቀላል የሆነ ነው። ስለዚህ ክብሪትን እጠቀማለሁ።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ በስራ በጣም ደክሜ በምውልበት ጊዜ ነው በስራ በጣም ጉልበቴም አይምሮዬም በሚደክምበትና በሚዝልበት ጊዜ የእረፍት ጊዜን እመኛለሁ። የእረፍት ጊዜን ደግሞ ለተለያዩ አገልግሎቶች ልጠቀምበት እመኘዋለሁ። የእረፍት ጊዜን ካገኘሁት የተለያዩ ገዳማትን በመጎብኘት የማላውቃቸውን ቦታዎች በማየት። እንደዚሁም ደግሞ መጽሐፍትን በማንበብ ማሳለፍ እፈልጋለሁና የትርፍ ጊዜህን የምፈልገው የእረፍት ጊዜም ባገኝ ብዬ የምመኘው ይህንን ለመጠቀም ነው

የደንበኛ እርካታን ታሳውቃለህ አዎ ጥሩ ጥያቄ ነው የደንበኛ እርካታን አሳውቃለሁ ደንበኞቻችን ከስራ ጋራ በተለያዩ ጉዳዮች የተለያዩ ሀሳቦችን ሊያነሱ ይችላሉ ጉዳዮቻቸው በአስቸኳይ እንዲፈጸሙላቸው የሚፈልጉ አሉ፤ ጉዳዮቻቸውን በቶሎ እንዲፈጸሙላቸው ከመፈለግ አንፃር የተለያዩ ቅሬታዎችንም ሊያቀርቡ ይችላሉ፤ ስለዚህ እንደነዚህ ያሉ ቅሬታዎች ቅሬታዎችም የተፈጠሩበትን ምክንያቱን ነግሬ አስረድቼ ስራውም የዘገየበትን የተለያዩ ምክንያቶች ያሉትን በሙሉ ጠቅሼ አስረድቼ እነሱን ደንበኞቻችን የረኩ እና ያረኩ መሆናቸውን ደግሞ አረጋግጬ መረጃዎችን ተቀብዬ አስተናግዳለሁ።

ሽቶ ትጠቀማለህ ጥሩ ጥያቄ ነው? ሽቶ ብዙ ጊዜ አልጠቀምም። ሽቶ የሚጠቀሙ ሰዎችን በአጠገቤ ካለፉና በአጠገቤ የሚጠ የሚቀመጡ ከሆነ ብዙ ጊዜ የአለርጂክ ህመም የሳይነስ በሽታ ይነሳብኛል። ስለዚህ ይህንን የሳይነስ ህመም ለመከላከል ስል ሽቶ ብዙ ጊዜ አልጠቀምም። የተፈጥሮ የሆኑ ሽቶ የተፈጥሮ የሆነ መዓዛ ካላቸው እንስ እጽዋት ከሚገኝ ሽቶ በቀር እ ሰው አዘጋጅቶ ታምር ሰው ሰራሽ የሆነውን ሽቶ። እ ብዙ ሰዎችም ሲጠቀሙት እና ሲሸተኝ መልካምም ይሁን መጥፎ እ የአለርጂክና የህመም ስሜት ስለሚሰማኝ ሽቶ የመጠቀም ልምዱ የለኝም። ብዙ ጊዜ ይህንን ሽቶ የሚጠቀሙ ሴቶች ናቸው ሴቶች እ ሽቶን በቦርሳቸው ሁሉ ሳይቀር እየያዙ በተለያየ ቦታ በሚንቀሳቀሱበት በስራ ቦታም በመዝናኛ ቦታም የእረፍት ሰዓታቸውንም በሚያሳልፉባቸው ማንኛውም አካባቢዎች ላይ ሁሉ ሽቶአቸውን እያወጡ ይረ ይረጫሉ የደረታቸውን ብብታቸውን እእ ልብሳቸውን በሽቶ ይረጫሉ። ይህ አይነት ልማድ በወንዶች ዘንድ ብዙም የተለመደ አይደለም።

በዚህ ቅዳሜና እሁድ ምን ታደርጋለ? ጥሩ ጥያቄ ነው ከሰኞ እስከ አርብ መደበኛ ስራዎችን ሰርቼ ቅዳሜና እሁድን ደግሞ የማሳልፍባቸው የተለያዩ ስራዎች አሉ፤ ቅዳሜ ገበያ ግዢዎችን የምፈጽምበት በሳምንቱም ሆነ በወር ለቤት የሚያስፈልጉኝን ቁሳቁሶች የማሟላበት የምገዛበት በአካባቢያችንም ያለው ገበያ የሚቋቋምበት ስለሆነ ቅዳሜን ገበያ በመሄድ አሳልፈዋለሁ፤ እሁድ ግን የእረፍት ጊዜ ነው እሁድን የማሳልፈው በጠዋት ተነስቼ ወደ ቤተክርስቲያን በመሄድ የቅዳሴውን ተሳትፌ ቅዳሴ አስቀድሼ ጠበል ጠጥቼ መክፈልት በልቼ ወደ ቤቴ ተመልሼ ቁርስ እበላለሁ ከዚህ በኋላ ነው እንግዲህ ያንን የእረፍት ጊዜያችንን ከቤተሰብ ጋራ የማሳልፈው አንዳንድ ጊዜ እሁድን ወደ ከተማ ወጣ በማለት ደግሞ ከጓደኞቼ ጋርም እዝናናለሁ፤ ከዚህ በተረፈ ግን መጽሐፍትን የማነብበት ቀን ቤትም የምውልበት ጊዜ አለ

ምን? አይነት ስልክ ትጠቀማለህ እኔ ምጠቀመው ስልክ ስማርት ፎን ነው። የስማርት ስልክ እጠቀማለው ይህ ስልክ። ኢንፊኔክስ የተባለ ኩባንያ የሚያመርተው ኢንፊኒክስ ሆት ፕለይ ናይን የሚባል ስልክ ነው። ምጠቀመው ይህንን ስልክ ከያዝኩት ወደ ሰባት አመት እና ከዚያ በላይ የሚሆን ጊዜ ሆኗል። ይህ ስልክ እስካሁን ድረስ ምንም አይነት ችግር ያልደረሰበትና ባትሪውም አስተማማኝ የሆነ ስልክ ቪዲዮ ለመቅረጽም ምስል ለመቅረጽም ድምጽ ለመቅዳትም በጣም ጥሩ የሆነ ስልክ ሆኖ ስላገኘሁት ይህንን ስልክ እስካሁን ድረስ እየተጠቀምኩበት እገኛለው።

የምሳ እረፍቶ ምን ያህል ጊዜ ነው? የእረፍት ጊዜው ከአንድ ሰዓት በላይ የማይሆን ነው። ከጠዋቱ ሁለት ሰዓት ስራ ጀምረን እስከ ስድስት ሰዓት ተኩል እንቆያለን ከስድስት ሰዓት ተኩል እስከ ስምንት ሰዓት ያለው የእረፍት ጊዜ ነው። ከስምንት ሰዓት ጀምሮ ደግሞ እስከ አስራ አንድ ተኩል ሁለተኛው ወይም የከሰአቱ ስራ ይጀመራል። በዚህ መካከል ያለችዋ የእረፍት ጊዜ ይቺ አንድ ሰዓት ተኩል የምትሆን ናት ይቺውም ከስድስት ሰዓት እስከ ከስድስት ሰዓት ከሰላሳ እስከ ስምንት ሰዓት ያለው ነው። ይህ ከዚህ ከአንድ ሰዓት ተኩል ወይም ከአንድ ሰዓት ከሰላሳው ደግሞ ሰላሳ ደቂቃ እና ከዛ በላይ የሚሆነውን በጉዞ ነው የሚያልፈው። ከመስሪያ ቤት እስከ ቤት ድረስ ከቤትም እስከ መስሪያ ቤት ድረስ ለመሄድ ቢያንስ ሰላሳ ደቂቃ ይወስዳል። የደርሶ መልስ ጉዞ ስለዚህ የምሳ እና የእረፍት ጊዜ የምትባለዋ የምሳ ሰዓት የእረፍት ጊዜ አንድ ሰዓት የሚሆን ነው።

ጭንቀት ሲሰማህ ምን ታደርጋለህ? በጣም ጥሩ ጥያቄ ነው። ይህንን ጥያቄ የምመልሰው በጭንቀት በሽታም ብዙ ጊዜ ለሚቸገሩ ሰዎችም መፍትሄ ቢሆን በሚልና የራሴንም ልምድ ደግሞ ለማካፈል ነው። ጭንቀት በተለያዩ ምክንያቶች ሊፈጠር ይችላል። ገንዘብ በማጣት በኑሮ ውድነት ቤተሰብን ለማስተዳደር ከመቸገር ስራ ከማጣት። በስራ ላይ በሚፈጠሩ ግጭቶች የተለያዩ ጫናዎች ሲኖሩ ሀገራዊ ቀውስ መንፈሳዊ ግጭቶች መንፈሳዊ ኪሳራዎች የሀብት ብክነት ወዘተ ሲያጋጥም ሰው ሊጨነቅ ይችላል። ጭንቀት ደግሞ ለሌሎች ተያያዥ በሽታዎች እንደ ግፊት ላሉ በሽታዎች የሚያጋልጥ ስለሆነ ብዙ ጊዜ ጭንቀትን በቶሎ መገላገል ይገባል። እኔ ጭንቀት በሚሰማኝ ጊዜ ወይም ጭንቀት በሚኖርብኝ ጊዜ የማደርገው መጽሐፍትን ማንበብ ነው። መጽሐፍትን በማንበብ ጭንቀቴን ለመርሳት እሞክራለሁ። ከልጆቼና ከባለቤቴ ጋርም ደግሞ በመወያየት በመነጋገር የተለያዩ አዝናኝ ነገሮችንም በመመልከት ጭንቀት የለመርሳት እሞክራለሁ። እንደዚህ ሁሉ ሆኖ ግን ይሄ ጭንቀት መወገድ የማይችል ከሆነ። ወደ ሃይማኖት አባቶች መንፈሳዊ አባቶች ዘንድ ሄጄ ከእነርሱ ጋር አማክራለሁ። እነርሱ በሚሰጡኝ ምክር ደግሞ እየተጽናናው ከዚህ ካለሁበት ቦታ ራቅ ወዳሉ የተለያዩ ቦታዎች በመሄድ። ይሄንን ጭንቀት ለመርሳትና ጭንቀቴን ለማስወገድ እሞክራለሁ።

የዝናብ ውሃ ትሰበስባለህ? አዎ። የዝናብ ውሃን ለተለያዩ አገልግሎቶች ለተለያዩ ጥቅሞች ስለምጠቀምበት። በአካባቢያችን የውሃ ችግርም ያለበት አካባቢ ስለሆነ ይህንን የውሃ ችግር ለመፍታት ከዝናብ የሚመጣውን ውሃ በመሰብሰብ አገልግሎቶችን እፈጽምበታለሁ። ከጣራ የሚሰበሰብ ውሃ ብዙ ጊዜ የተሻለ ጥራትም ያለውና ልብስ ለማጠብም ጠቃሚ ስለሆነ እቃዎችንም ለማጠብ የምጠቀምበት ነው። ስለዚህ በክረምት ወቅት ብዙ ጊዜ ውሃ በማናገኝበት ጊዜ ከዝናብ የሚመጣውን ከጣራ የተሰበሰበውን ውሃ ለምግብ ማብሰያ ለልብስ ማጠቢያ። ለዕቃዎችም ማጣጠቢያ እንጠቀምበታለንና የዝናብ ውሃ በመሰብሰብ እንደነዚህ ያሉ አገልግሎቶችን እንጠቀማለን

ስራህን ትወደዋለህ? በጣም ጥሩ ጥያቄ ነው። ስራዬን በጣም እወደዋለሁ ስራን ሳይወዱ መስራትም ብዙ ጊዜ በስራ ላይ ውጤታማ መሆን አይቻልም ስለዚህ ውጤታማ የሆነ ስራ ለመስራት ጥራት ያለው ስራ ደንበኞችን የሚያረካ ለተቋምም ደግሞ አስፈላጊ የሆነ የተቋሙን ራዕይና ተልእኮውን ሊያስፈጽሙ የሚችሉ ስራዎችን በአግባቡ ለመከወን የግድ ስራን መውደድ ተገቢ ነው ስራችን ለምግብ ብቻ የምንጠቀምበት ብር ለማግኘት ደሞዝ ለማግኘት ብቻ የምንጠቀምበት አይደለም። ስራችን የምንወደው በሙያችን ፈቅደን ወደን የምንሰራው ስራ ሊሆን ይገባዋል። እኔም ስራዬን የምወደው ከዚህ አንፃር ነው።

በገበያ ዋጋ መደራደር ትችላለህ? የሚገርም ጥያቄ ነው ብዙ ጊዜ ገበያ ላይ ዋጋ መደራደር አልችልበትም። ምክንያቱም አሁን ባለው በኢትዮጵያ ባለው የዋጋ ንረት ምክንያት እና አለም አቀፍ በሆኑ የጫና የኑሮ ውድነት ምክንያት የተለያዩ የዋጋ ጭማሪዎች አሉ ስለዚህ ዛሬ ጠዋት ላይ ያለው ዋጋ ከሰአት ላይጠራ ይችላል። ስለዚህ ነጋዴው በጠራበት ዋጋ ከፍዬ የመሄድ ልምድ ነው ያለኝ። ይህንን የማደርገው ገንዘብ ስላለኝ ወይም ደግሞ የመከራከር ስለማልፈልግ መደራደር ስለማልፈልግ ብቻ አይደለም። ብዙ ጊዜ ነጋዴዎች የራሳቸው የሆነውን ዋጋ ከተናገሩ በኋላ በድርድር የሚቀንሱት ዋጋ የለም። ስለዚህ በግ በሬ እና የመሳሰሉ ነገሮችን ለመግዛት ካልሆነ በቀር ሌላውን ከሱቅ ላይ የሚገዙ እቃዎችን በኪሎ ወይም በሊትር የሚሰፈሩ በሜትር የሚሰፈሩና የሚለኩ እቃዎችን በምገዛበት ጊዜ ብዙ ጊዜ ነጋዴዎች በጠሩት ዋጋ የመክፈል ልምድ ነው ያለኝ።

የድምጽ መልእክት ትልካለህ? አዎ ለጓደኞቼ ለስራ ባልደረቦቼ ለቤተሰቦቼ ለጓደኞቼ ለምወዳቸው ሁሉ ለሀላፊዎቼም ቢሆን ከእኔ በታች ላሉ ሰራተኞችም በሙሉ የድምጽ መልእክቶችን እልካለሁ የድምጽ መልእክት የምልክባቸው የተለያዩ ማህበራዊ ሚዲያ የምትጠቀምባቸው አሉ የመልእክት መላላኪያ በድምጽ በምስል በቪዲዮ መልእክቶችን የሚቀበሉ እኔ በድምጽ መልእክት የምልክባቸው እንደ ዋትሳፕ ቴሌግራም አይሞ ያሉ ያሉት የመተግበሪያዎችን ነው እነዚህ ማህበራዊ ሚዲያዎች የድምጽ መልእክትን በጥራት ለማስተላለፍ ከዚህ በተጨማሪም ባለው ኔትወርክ በዋይፋይም በስልክ ዳታም መስራት የሚችሉ ስለሆኑና ሀገራችን ውስጥም በጥራት የሚሰሩ መተግበሪያዎች ስለሆኑ እነዚህን መተግበሪያዎች በመጠቀም የድምጽ መልእክቶችን ልኬ አውቃለሁ እልካለሁም።

ቅመማ ቅመም የዛበት ምግብ ትወዳለህ? ጥሩ ጥያቄ ነው። እኔ የምወደው ምግብ ብዙ ጊዜ ቅመማ ቅመም ያልበዙበት ቢሆን እወዳለሁ። ቅመማ ቅመም የሌሉበት ሳይሆን ያለበት ሆኖ ነገር ግን ቅመማ ቅመሙ ያልበዛ መሆን አለበት። ቅመማ ቅመም የሚባለው እንደ እርድ ያለው ኮረሪማ ዝንጅብል ሽንኩርትም ራሱን እንደ ቅመም እንጠቀምበታለን። ሌሎችንም በርካታ ቅመም ቅመሞች እንደነዚህ ያሉ ቅመማ ቅመማት ቅመሞች። በምግብ ላይ ቢኖሩ ምግቡን ያጣፍጣሉ የምግቡን ጣዕም ከፍ ያደርጋሉ። ነገር ግን በብዛት የሚሆንና የእነርሱ ጣዕም ብቻ ጎልቶ የሚሰማበት ከሆነ። ብዙ ጊዜ እንደነዚህ ያሉ ምግቦች ተወዳጅነታቸው ይቀንሳል። ስለዚህ እኔም ቅመማ ቅመም ያልበዛበት ምግብ ነገር ግን ቅመማ ቅመሙ በመጠኑ የተደረገበትን ምግብ እወዳለሁ።

ስንት ትራስ ትጠቀማለ? እኔ ለግሌ የምጠቀመው አንድ ትራስ ነው ነገር ግን ለልጆቼ ለሌሎችም ለእንግዶች ለቤተሰብ የምንጠቀማቸው ወደ ስድስት የሚደርሱት ትራሶች አሉ፤ እኔ በግሌ የምጠቀምበት ግን አንድ ትራስ ነው ይህንን ትራስ ከፍ አድርጎ እንዲይዝልኝና ከአልጋው ከፍ አድርጎ አንገቴን ከጉዳት የሚጠብቅልኝ ስለሆነ ከፍ ያለ ትራስ እጠቀማለሁ።

ሹራብ መስፋት ትችላለህ? አዎ ከዚህ በፊት በልጂነቴ እያለሁ ከብት እየጠበቅኩ በነበረበት በእረኝነት ጊዜየ ሹራብ ራሴ ሰርቼ ለራሴ የሚሆን ልብስ አዘጋጅ ነበር። ሽቦ በመጠቀም ክር በመጠቀም ክሩን ከበሽቦ በመስራት ሹራብ እሰራለሁ። ይሄን የተሰራውን ሹራብ በልኬ የእጁንም የወገቡንም ስፋቱን የአንገትንም ስፋት ከለካን በኋላ በዚያ ልክ የሚሆን ሹራብ እሰራለሁ። ያን የሰራሁትን ሹራብም ከመስፋትም አልፌ ለራሴ አገልግሎት የምትጠቀምበት የነበረ ለሌሎችም እየሰራው የምሰጥበት ጊዜ ነበረ። ስለዚህ ሹራብ መስፋት እችላለሁ

የቤት እንስሳ አለህ የቤት እንስሳ ለጊዜው የለኝም። የቤት እንስሳ የሚባሉት እንደ ድመት፣ እንደ ውሻ፣ በግ፣ ፍየል፣ በሬ፣ ላም፣ አህያ ፈረስ እነዚህ የመሳሰሉት የቤት እንስሳ ይባላሉ ዶሮም የቤት እንስሳ ትባላለች። እነዚህን ነገሮች ለበአል ለመጠቀም ትገዛቸው ካልሆነ በቀር ቤቴ ላይ የምንከባከባቸው፣ የማሳድጋቸው፣ የማዋልዳቸው፣ የማራባ የማራባቸው ከብቶች የሉኝም። የቤት እንስሳትም የሉኝም ነገር ግን ለበአል አካባቢ በሚሆን ጊዜ በግም ዶሮም እንገዛለን እነሱን እንጠቀማለን የቤት እንስሳ በዚህ መልኩ ነው ብዙ ጊዜ ድመትና ውሻ በቤት እንዲኖር ይፈለጋል። እኔም እንደዚህ ያሉ የቤት እንስሳትን የመጠቀም ፍላጎቱ አለኝ ወደፊት እንደነዚህ ያሉ እንስሳትን ወደ ቤቴ ማምጣት እቅድ አለኝ።

የስራ ጊዜዎ እንዴት ነው? ያው እንደሚታወቀው የመንግስት የስራ ሰዓት የሚባለው ስምንት ሰዓት ነው። በቀን ከሰኞ እስከ አርብ እና ሌሎች ደግሞ ብሄራዊ በዓላት ካልሆኑ በቀር ከሰኞ እስከ አርብ ሁልጊዜም የስምንት ሰዓት ስራ አለ። ስለዚህ የዚህ የስምንት ሰዓት ስራው እንደኛ ተቋም ስራ የምንጀምረው ሁለት ሰዓት ነው። ከሁለት ሰዓት እስከ ስድስት ተኩል ድረስ እንቀመጣለን ይሄ የአራት ሰዓት ተኩል ያህል እርዝመት አለው። ከሰአት ደግሞ ስምንት ሰዓት ገብተን አስራ አንድ ሰዓት ተኩል እንወጣለን። ይሄ የሶስት ሰዓት ተኩል እርዝመት አለው። አራት ሰዓት ተኩል እና የሶስት ሰዓት ተኩል ድምር ስምንት ሰዓት ይሆናል። ስለዚህ በቀን ስምንት ሰዓት በሳምንት አምስት ቀናትን የስራ ጊዜ ነው ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? ይህ ጥያቄ ተገቢ ጥያቄ ነው፤ በተለያዩ እንደዚህ በአምስቱ ቀናት ከሰኞ እስከ አር ባሉት የስራ ሰዓት ስለሆነ እሁድም የእረፍት ጊዜ ስለሆነ ብዙ ጊዜ ገበያ የሚሄደው ቅዳሜ ነው፤ ቅዳሜን ሁልጊዜም የምትጠቀመው የቤታችንን አስቤዛ ለመግዛት አንዳንድ ነገሮችንም ገበያ ላይ ሄዶ ለመግዛት የምጠቀምበት እለት ነው፤

የቪዲዮ ጥሪ ታደርጋለህ? አዎ ብዙ ጊዜ የቪዲዮ ጥሪዎችን አደርጋለሁ የቪዲዮ ጥሪ የማደርገው ለቤተሰቦቼ፣ ለጓደኞቼ ለስራ ባልደረቦቼ፣ እንደዚሁም ደግሞ መረጃዎችንና ሪፖርቶችን ለማቅረብ፣ ለምፈልጋቸው ሀላፊዎች የስራ ሀላፊዎች ሁሉ የቪዲዮ ጥሪ አደርጋለሁ። ቤተሰቦቼን ብዙ ጊዜ የማወራቸውም በቪዲዮ ጥሪ ነው። ይህ ቪዲዮ ጥሬ የማደርግባቸው የተለያዩ መተግበሪያዎች አሉ። ከእነዚህም ውስጥ ብዙ ጊዜ የምጠቀማቸው የማህበራዊ ሚዲያ መገናኛዎችን ነው። ከዚህ በፊት ሚሴንጀርን እጠቀም ነበር። አሁን አሁን ግን ኔትወርኩ አስቸጋሪ ስለሆነ ሌሎችን እጠቀማለሁ ቴሌግራምን እና ዋትሳፕን። ብዙ ጊዜ የተሻለ የድምጽ እና የምስል ጥራት የማይበት ዋትሳፕ ስለሆነና አጠቃቀሙም ቀላል ስለሆነ ዋትሳፕን እጠቀማለሁ

የስራ ግምገማ ትደረግልሃል? ይደረግልሃል ለማለት ይመስላል የስራ ግምገማ ይደረጋል። ስራችን በትክክለኛ አግባብ እየሄደ መሆኑንና ካለው ከምንሰራበት ተቋም ራዕይና አላማ ተለኮ አንፃር ደንበኞችን በማርካት፣ ጉዳዮችን በአግባቡ በመፈጸም፣ በፍጥነትና በጥራት በመስራት እያንዳንዱን የተሰጠንን ስራ ተቆጥሮ የተሰጠንን ስራ በአግባቡ መፈጸም አለመፈጸሜን እየመጡ የስራ ግምገማ ይደረጋል። እኔም እንደዚሁ ከእኔ በታች ላሉ ሰራተኞች የስራ ግምገማ አደርጋለሁ። የሰጠኋቸውን ስራዎች በአግባቡ ሰርተዋል አልሰሩም የሚለውን፣ በአግባቡ መስራት አለመስራትን ብቻ ሳይሆን በተገለጠው በተጠቀሰው ጊዜ በጊዜ ገደቡ በትክክል እየሰሩ ነው አይደለም የሚለውን እያንዳንዱን ነገር እገመግማለሁ ማለት ነው።

የሙዚቃ መሳሪያ መጫወት ትችላለህ? አልችልም በጣም የሚገርመው በዚህ ጉዳይ ላይ በጣም ደካማ ነኝ። የሙዚቃ መሳሪያዎችን ነክቻቸውም አይቻቸውም አላውቅም ነገር ግን። መንፈሳዊ የሚባሉ የመዝሙር መሳሪያዎች አሉ። እነዚህን የመዝሙር መሳሪያዎች እንደ ዋሽንት ማሲንቆ እንደ በገና ከበሮ መጸናፀል መቋሚያ የመሳሰሉ የመዝሙር መሳሪያዎች አሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠቀሱ። በቀኖና የተወሰኑ መሳሪያዎች ናቸው። እነዚህን መሳሪያዎች። አልጠቀምም አልችልበትም ከእነዚህ መካከል ጸናጽል ከበሮና መቋሚያን ካልሆነ በቀር ማሲንቆንም ሆነ በገናን እነዚህን መደርደር አልችልም። እነዚህን እንኳን የማልችል ሰው የሙዚቃ መሳሪያ ደግሞ ከዚህ ከመንፈሳዊው አለም ወጣ ያሉ ስራዎችን ለመስራት ለማወቅም ብዙ ጉጉቱም ልምዱም የሌለኝ ስለሆነ የሙዚቃ መሳሪያዎችን መጫወት አልችልም

ምን የቤት እቃዎች ትጠቀማለህ? ጥሩ ጥያቄ ነው እኔ የምጠቀመው የቤት እቃዎችን ብዙ ጊዜ ምግብ ለማብሰል የምትጠቀምባቸው ምግብ ለመብላት የምትጠቀምባቸው፣ ውሃ ለመጠጣት የምትጠቀምባቸው እቃዎችን አሉ ለመዝናናትም የምትጠቀምባቸው የቤት እቃዎች አሉ፤ በዋናነት ግን በየቀኑ የምትጠቀማቸው የምግብ ማብሰያ ብረት ድስት የምግብ መብያ ሳህንና የውሃ መጠጫ ብርጭቆን ነው ከዚህ በተጨማሪ ለመዝናናት የቤት እቃ ከሆኑት መካከል አንዱ ቴሌቪዥን ነው እሱን ብዙ ጊዜ እንጠቀማለን

መዋቢያ ትጠቀማለህ አልጠቀምም ይህንን የማልጠቀምበት ሃይማኖታዊም ምክንያት አለኝ። ከዚህ በተጨማሪ ግን ብዙ ጊዜ የሚጠቀሙት ሴቶች ናቸው የመዋቢያ እቃዎችን ይጠቀማሉ። እኔ ግን ወንድ እንደመሆኔ መጠን የመዋቢያን እቃ አልጠቀምም። የመዋቢያን ነገር አለመጠቀም የተሻለ ሆኖ ስለማገኘው በጤንነት ላይም ጉዳት ሊያስከትል ስለሚችል እኔ ግን ባለው በራሱ በተፈጥሮዬ ባገኘሁት። እግዚአብሔር ሲፈጥረኝ በሰጠኝ ነገር ሁሉ የምደሰትና ያ እግዚአብሔር የሰጠኝ ነገርም የተሻለ ነው ብዬ ስለማስብ ይህንን የተሻለውን ነገር። ተፈጥሮአዊ የሆነውን ነገር አጥፍቼ ሰው ሰራሽ በሆኑ ነገሮች መጠቀም አልፈልግም።

በቤተሰቡ ምን አይነት በዓላት ታከብራላችሁ? የምናከብራቸው በዓላት ብዙዎች ናቸው ሁሉም የሚባሉ በሚባል ደረጃ ግን የምናከብራቸው በዓላት መንፈሳውያን በዓላት ናቸው፤ የመስቀል አለ የዘመን መለወጫ መስከረም አንድ መስቀል መስከረም አስራ ሰባት ከዚህ በተጨማሪ ደግሞ የገና ወይም የልደት የምናከብረው ታህሳስ ሃያ ዘጠኝ አመት አንድ ጊዜ በዘመነ ዮሐንስ ደግሞ ታህሳስ ሃያ ስምንት ይከበራል ከዛ የፋሲካ በዓልን የእርገትን የጰራቅሊጦስን በዓላት እነዚህን እናከብራለን፤ እንደነዚህ ያሉ በዓላት መንፈሳዊያን በዓላት ናቸው፤ መንፈሳዊ በዓላትን የጌታን ተሳቱ በዓላት የሚባሉ ወይም ዘጠኝ በዓላት የሚባሉ አሉ፤ አበይት ዘጠኝ ንኡሳን ደግሞ የሚባሉ ሌሎች ዘጠኝ በዓላት አሉ እነዚህን በዓላት በማክበር ነው በቤተሰብ ደረጃ የምንታወቀው።

ማንቂያ ሰዓት ትጠቀማለህ? አልጠቀምም ከዚህ በፊት የማንቂያ ሰዓት እጠቀም ነበር። የተለያዩ ስራዎችን ለመስራት እንቅልፍ በሚወስደኝ ሰዓት ያንን ከእንቅልፌ እንዲያነቃኝ የምጠቀምበት ማንቂያ ሰዓት ነበር። አሁን ግን የማንቂያ ሰዓት አልጠቀምም። የማንቂያ ሰዓት የማልጠቀመው ከልምድ አንፃር ሁልጊዜ የምነሳበት ሰዓት በዛው በተባለው ጊዜ የምነሳ ስለሆነ ያንን ሰዓት በማንቂያ ሰዓት ከመነሳት ይልቅ በራሱ በተፈጥሮ እረፍቴን ጨርሼ የምነሳበትና የምነቃበት ወደ ስራዬም የምገባበት ጊዜ ስላለ። የማንቂያ ሰዓትን አሁን ለጊዜው አልጠቀምም።

ዛሬ የአየር ሁኔታው እንዴት ነው? የዛሬው የአየር ሁኔታ ፀሀያማ ነው። ጠዋት አካባቢ በጣም የሚቀዘቅዝ ከሌሎች ጊዜያት በላይ በጣም ቀዝቃዛ የነበረበትና መሬት አካባቢ ያለው ሳሩ ላይም ከላይ የገገረ የበረዶ ደቃቅ የሆኑ በረዶ ግግሮች ይታዩ ነበር። በጣም የጎላ ባይሆንም ቀለል ያሉ እንደ ሽፋሽፍት የሆኑ ከላይ ሽፋን ነገር ሰርቶ ታይቷል። በጣም ቀዝቃዛም ነበር ከዜሮ ዲግሪ ሴንት ግሬድ በታች የወረደም ይመስላል። አሁን ላይ ያለው ደግሞ በጣም የሚያቃጥል ፀሀይ ነውና። አሁን ያለበት ሁኔታ ፀሀያማ ነው።

የምትወደው ፍራፍሬ ምንድነው? እኔ ብዙ ጊዜ ፍራፍሬ እወዳለሁ። ብዙ ፍራፍሬዎችን እወዳለሁ። ሙዝ ፓፓያ አፕል አቮካዶ መንደሪን ማንጎ ብርቱካን ሎሚ እንደነዚህ የመሳሰሉትን አትክልቶች ሁሉንም እወዳቸዋለሁ። ግን ካሉት አትክልቶች መካከል በጣም የምወደው ብርቱካንን ነው። ብርቱካን መመገብ በጣም ደስ ያሰኘኛል። ለተለያዩ አገልግሎቶችም እጠቀምበታለሁ። ስለዚህ ከምወዳቸው ፍራፍሬዎች በአንደኝነት ይጠቀስ ቢባል ልጠቅስ የምችለው ብርቱካንን ነው ማለት ነው።

ኮከቦችን መመልከት ትወዳለ? አዎ በጣም ደስ የሚል ጥያቄ ነው ይሄ ብዙ ጊዜ ምሽት አካባቢ ወደ ውጭ መውጣት ከቤት መውጣት በሰማይ ላይ ያሉ ከዋክብትን መመልከት ደስ ያሰኛል፤ አንዳንዶቹ በጣም የሚያበሩ አንዳንዶቹ ደግሞ ደም ፈዘዝ ያሉ አንዳንዶቹ ትልልቅ አንዳንዶቹ ትናንሽ አንዳንዶቹ የሚንቀሳቀሱ አንዳንዶቹ ባሉበት ቦታ መልካቸውን የሚቀያይሩ፣ አንዳንዶቹ በህብረት የሚታዩ አንዳንዶች በነጠላ የሚታዩ በርካታ ከዋክብት አሉ፤ እነዚህ ከዋክብት በሰማይ ላይ ያሉ ስዕላትን ይመስላሉ በጣም ጥሩ ሳሊ የሳለውን ስዕል የሚመስሉና ለሰው እይታም የሚማርኩ ደስ የሚያሰኙ ናቸው እኔም ማታ ማታ ወጥቼ ከዋክብትን መመልከት በጣም ደስ ያሰኘኛል፤

ታሪክ መንገር ትወዳለህ? አዎ በጣም ደስ የሚያሰኘኝ ጉዳይ ቢኖር ታሪክን ማወቅ ታሪክን መመራመር ታሪክ ማንበብ ይህን ያነበብኩትን የተመራመርኩትን ያወቅኩትን የተማርኩትን ታሪክ ደግሞ ለሌሎች መንገድ ነው። በተለይ በኢትዮጵያ ውስጥ ካሉ ደማቅ ታሪኮች መካከል ኢትዮጵያን ሰርታለች ኢትዮጵያን ለዚህ ደረጃ አብቅታለች። ከቅኝ ሌሎች ሀገራት በሙሉ በቀኝ ግዛት ስር በነበሩበት ጊዜ ነጻነትን አጎናጽፋለች ተብላ የምትጠቀሰው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነገስታቱን በማደራጀት አይዟችሁ በማለት ነገስታቱን ቀብታ በማንገስ ሌላውንም ደግሞ ምእመኑን አይዟችሁ በርቱ በማለት ታቦቷን ይዛ ካህናቱን አሰልፋ በዚህ በነጻነት አውድማ ላይ ግንባር ቀደም ሆና ታይታለች። ስለዚህ የእሷን ታሪክ ማወቅ መመራመር ከየት ተነሳች የት ደረሰች የሚለውን ነገር ማወቅ ደስ ያሰኘኛል። አሁን በዚህ ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰራችውን ታሪክ ለመሰረዝ ለመፋቅ የሚጥሩ በጣም ብዙዎች ናቸው። ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪኳ ጉልህ ነው። እሂን ጉልህ የሆነውን ታሪኳን ደግሞ ለትውልድ ማስተማር በጣም ደስ ያሰኘኛል።

ስሜትህን በፊትህ ላይ ታሳያለህ? አዎ ብዙ ጊዜ ስሜት በፊት ላይ ይታያል፤ ብዙ ጊዜ ሰዎች ደስ ያላቸውም ሰዎች በፊታቸው ይታወቃሉ የከፋቸውም ሰዎች በፊታቸው ይታወቃሉ የከፋው ሰው ፊቱ ደመና ጥቁር ይመስላል የተቋጠረ ነው የሚሆነው፤ ደስ ያለው ሰው ደግሞ ፊቱ የፈካ ብርሃን የሆነ ከርቀት ሲያዩት የሚማርክ ፊት የሚማርክ ደስ የሚያሰኝ ፊት ያለበት ነው ስለዚህ እኔም እንደዚሁ አይነት ተፈጥሮ ያለብኝ ነው ደስታዬን በውስጤ መሸሸግ ሀዘኔንም በውስጤ መደበቅ አልችልም፤ ስለዚህ በውስጤ ያለው ደስታ ውስጥ ያለውም ሀዘን ፈንቅሎ ወጥቶ በፊቴ ላይ የመነበብ የመታየት ነገር የፊት የፊት ላይ ስሜቶች ስሜቶቼ በሙሉ ፊቴ ላይ ይታያሉ ይነበባሉ።

የቤት ጣሪያ ከምን የተሰራ ነው? የቤቱ ጣራ ከእንጨት እና ከቆርቆሮ የተሰራ ነው። የቤቱ ጣራ ከተለያዩ ነገሮች ሊሰራ ይችላል። ከዚህ በፊት በነበረው በኢትዮጵያ ታሪክ ከእንጨት፣ ከሳር ይሰራ ነበር፤ አሁን ግን ባለው ጣሪያ ከቆርቆሮ ይሰራል። ይህ ቆርቆሮውም እንደየጥንካሬው ይለያያል። ጠንካራ የሆነ ቆርቆሮም አለ። ስስ የሆነና በጣም ጥንካሬው ደካማ የሆነ የጥንካሬ የሌለው ቆርቆሮ አለ። እኔ የሰራሁት ጠንከር ያለ ቆርቆሮ ፈልጌ በጠንካራ ቆርቆሮ ነው።

ስልክህን ምን ጊዜ ያህል ትሞላለህ? ስልኬን የምሞላው ለሊት ላይ ነው። በቀን አንድ ጊዜ ስልኬን እሞላለሁ ከዛ በኋላ ለሊት የሞላሁትን ስልኬን ቀኑን ሙሉ እጠቀምበታለሁ። የስልኬ ባትሪ የተሻለ ስለሆነ ቀኑን ሙሉ ለመጠቀም አያስቸግረኝም። ስለዚህ ሁልጊዜም ለሊት ለሊት ስልኬን የምሞላበት ሲሆን ቀን ደግሞ የምጠቀምበት ነው ማለት ነው።

ገመድ መጠቀም ታውቃለህ አ? ገመድን ለተለያዩ አገልግሎቶች እጠቀምበታለሁ ብዙ ጊዜ የምትጠቀመው በግ በምገዛበት ጊዜ ነው በግ በምገዛበት ጊዜ ከገበያ የገዛሁትን በግ አስሬ ወደ ቤቴ የማመጣ በገመድ ነው ስለዚህ ገመድ ለልዩ ልዩ ጥቅሞች ይውላል ውሃ በምቀዳበት ጊዜም የምትጠቀመው ከጉድጓድ የሚሳብ ውሃን በገመድ አማካኝነት ነው ስለዚህ ገመድን ብዙ ጊዜ እጠቀማለሁ፤ አጠቃቀሙም የእቃውን በማሰር የሚጎተትም ነገር ከሆነ ያንን የሚጎተተውን ነገር በማሰር ነው አጥብቆ ማሰር ይገባል ስለዚህ በትክክል ከታሰረ ያንን በአግባቡ በገመድ እየጎተቱ ለመጠቀም ቀላል ይሆናል ማለት ነው።

በስራ ስንት ጥሪ ታደርጋለህ ይህ ከስራ ጋራ የተገናኘ ከቅጥር ጋራ ያለ የጥሪ ማስታወቂያ ሊሆን ይችላል ወይም ደግሞ ባለጉዳዮችን ለመጥራት የምንጠቀምበት የአጠራር ስልት ሊሆን ይችላል። ስለዚህ በስራ ጊዜ እንደየስራው ባህሪና እንደየስራው ሁኔታ ጥሪዎች ይደረጋሉ። በተለይ በቅጥር ላይ ከሆነ የስራ ጥሪዎች የሚደረጉት። ከሰዎቹ ተፈትነው ካለፉበት ጊዜ ጀምሮ የስራ ጥሪ ይደረጋል። በሃላፊነት ደረጃ እያለሁ ደግሞ የተለያዩ ባለጉዳዮች እንዲመጡ ካስፈለገ የስራ ጥሪ ደወል ይደወላል። ስለዚህ በዚያ ደወልም መሰረት ባለጉዳዮች እየገቡ በየተራ እየተስተናገዱ ይሄዳሉ ማለት ነው።

የድርጅቱን ባህል ትወደዋለህ? አዎ፤ የድርጅቱን ባህል እወደዋለሁ። የድርጅቱ ባህል ብዙ ጊዜ ከራሴ ባህልም ጋራ ከአካባቢው ባህልም ጋራ የሚስማማ ስለሆነ የድርጅቱን ባህል እወደዋለሁ። የድርጅቱ የአሰራር መርህ እሱን ተከትሎ መስራት ነው። ሁልጊዜም ቢሆን ስራዎች እንዴት ይሰራሉ፣ ራእዩ ተልኮውና አላማው እንዴት ይፈጸማል፣ ግቡን እንዴት ያሳካል፣ የተሻለ ስራ በመስራት ደንበኞችን እንዴት ማርካት ይቻላል። የሚሉ ባህሎች የተካተቱበት ስለሆነ እነዚህ ጉዳዮች ደግሞ እዛ ለምንሰራው ስራም የጀርባ አጥንቶች ስለሆኑ እያንዳንዳችንም እንደነዚህ ያሉ ጉዳዮችን በትኩረት እንሰራለን።

ዶሮ አለህ ጥሩ ጥያቄ ነው። ዶሮ የለኝም። ዶሮ የማርባት ፍላጎቱ አለኝ ዶሮ እንቁላልን ስለምትሰጥ እንቁላሉ ደግሞ የተለያዩ ጥቅሞች አሉት። ስለሆነ ልጆችን ለመመገብ የፕሮቲንም ንጥረ ነገር ስላለው እሱን በመመገብ ይህንን ፕሮቲን እድገትም ማግኘት ይቻላል። ነገር ግን ዶሮ የማርባት ፍላጎት ነው እንጂ እስካሁን ድረስ ዶሮ የለኝም። የዶሮ ወጥ በምንሰራበትና ዶሮ መመገብ በምንፈልግባቸው በበዓላት ወቅቶች ዶሮ እገዛለሁ ያ የምገዘው ዶሮ ግን ለአንድ ቀን ለሁለት ቀን ከመዋል በቀር እዚህ ለእርባታ የምጠቀመው እንትን የለም። አልፎ አልፎ የምገዛው ቢሆንም ብዙ ጊዜ እና ለረጅም ጊዜ በእርባታ የምትገለገልበት ግን ዶሮ የለኝም

ዜናውን ከየት ታገኛለህ? የተለያዩ መረጃዎችን የማገኝባቸው የመረጃ ምንጮች አሉኝ ዜና የማገኝባቸው የተለያዩ የዜና ምንጮች ቴሌቪዥን ሬድዮ ጋዜጣ የመሳሰሉ ናቸው አሁን ባለው ሁኔታ ደግሞ ማህበራዊ ሚዲያ ዜናን በፍጥነትና በጥራት ለማድረስ በጣም የፈጠነ ጊዜ ነው ስለዚህ በፍጥነት መረጃዎችን ዜናዎችን የማገኘው ከማህበራዊ ሚዲያዎች ነው ከቴሌቪዥን እና ከሬዲዮ ከጋዜጣ ፈጥኖ የመምጣት እድል ስላለውና በቀላሉም በእጃችን በሚገኝ ስልክ መረጃዎችንና ዜናዎችን መከታተል ስለሚቻል ፈጣንም ስለሆነ ዜና የማገኘው ከማህበራዊ ሚዲያዎች ከሚገኙ መረጃ ምንጮች ነው።

ምን? አይነት ቦርሳ ትጠቀማለህ ከዚህ በፊት እጠቀም የነበረው ቦርሳ ላፕቶፕ መያዣ የሚሆን ቦርሳ ነው። በጀርባው ከላፕቶፕ በተጨማሪ የተወሰነ አንድ ወይም ሁለት ቀለል ያሉ ልብሶችንም ሊይዝ የሚችል ከቦታ ቦታ በቀላሉ ሊንቀሳቀስ የሚችለውና በጀርባ የሚታዘል ቦርሳ ነው። እጠቀም የነበረው አሁን ላይ ግን ላፕቶፕም ስለሌለኝና የተበላሸ ስለሆነ በጀርባ የሚታዘለውን የላፕቶፕ ቦርሳ አልጠቀምም

ፎቶ ማንሳት ትወዳለህ አዎ ብዙ ጊዜ ፎቶዎችን አነሳለሁ በስልኬ። ፎቶዎችንና ቪዲዮዎችን ድምጽ ማስቀረት ደስ ያሰኘኛል። እነዚህ ያሉ እንደነዚህ ያሉ ፎቶዎችንም አንስቼ በሌላ ጊዜ ስመለከታቸው። ወደኋላ ታሪክን የሚነግሩኝ የሆነን አጋጣሚና ክስተትን የሚያስገነዝቡኝ ስለሆኑ እኔ የረሳሁትንም ነገር የሚያስታውሱኝ። ሆኖ ስለማገኛቸው ብዙ ጊዜ ፎቶ ማንሳት እወዳለሁ

ጨው ብዙ ትወዳለህ? ጨው አልወድም ጨው ማብዛት ለተለያዩ ህመሞች ያጋልጣል። በተለይ ለኩላሊት በሽታ የሚያጋልጥ የጨው መብዛት ነው። ስለዚህ ጨውን አብዝቶ መመገብ ለጤናም ጉዳት ስለሆነ። ጨው እንዲበዛ አልወድም እኔ በምሰራቸው ምግቦችም ጨውን በመጠኑ አደርጋለሁ። እንጂ ጨውን አብዝቼ አልጠቀምም። ጨውን አብዝቶ የሚሰራ ሰው ብዙ ጊዜ ሌሎችን ለጉዳት የሚያዳርግ እንደሆነ ሊረዳ ይገባዋል።

በጀት ታስተዳድራለህ? አዎ የቤት መሪ እንደመሆኔ መጠን ከመንግስት የሚከፈለኝን ደሞዝ በአግባቡ እመድባለሁ። ለምን አላማ፣ መቼ ምን ያህል ገንዘብ መውጣት አለበት? የሚለውን ነገር በአግባቡ ደሞዙ እንደመጣ እመድበዋለሁ። ይሄን የመጣውን ደሞዝ ያለኝን ነገር ለምን አላማ ልጠቀምበት እንደምችል ደሞዙን በአግባቡ በጀት መድቤ ካላስተዳደርኩ መጨረሻ አካባቢ ላይ የገንዘብ ችግር ሊደርስብን ይችላል። ስለዚህ ያንን የገንዘብ ችግር እንዳይደርስ ለመፍታት አስቀድሜ በጀቴን እመድባለሁ አስተዳድራለሁ

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ በጣም ደስ ከሚያሰኙኝ ነገሮች ፀሀይ ስትጠልቅ መመልከት አንደኛው ነው። ፀሀይ ስትጠልቅ በምዕራብ በኩል የምትፈጥረው ልዩ የሆነ ጨረርና የምትፈጥረው ልዩ የሆነ ድምቀት ውስጥን የሚማርክ በነፍስ ላይም ሀሴትን ደስታን የሚዘራ ልዩ መንፈስ ያለው ነው። ስለዚህ ይህንን በፀሀይ ፀሀይ በምዕራብ በኩል ስትጠልቅ ብዙ ጊዜ መመልከት ደስ ያሰኘኛል።

"ምን አይነት ሳሙና ትጠቀማለህ?" የምጠቀመው ሳሙና እንደምትጠቀመው እና እንደሚሰጠኝ አገልግሎት የተለያየ ነው። ልብስ ለማጠብ የምትጠቀምበት ሰውነቴን ለመታጠብ እንደዚሁም ደግሞ እቃ ለማጠብ የምትጠቀምባቸው ሳሙናዎች አሉ። እነዚህ ሁሉም ሳሙናዎች የተለያዩ ናቸው። ለምሳሌ ልብስ ለማጠብ የምጠቀመው ሳሙና የዱቄት ሳሙና ኦሞ የሚባል እንደዚሁም ደግሞ ጠጣሪ የሆነ ሳሙናን እጠቀማለሁ። ፈሳሽ ሳሙና ደግሞ ላርጎ የሚባልም እንደዚሁ ለልብስ እጠቀማለሁ። ከዚህ በተጨማሪ ለእቃዎች ማጣጠቢያ የምጠቀመው ፈሳሽ ሳሙና ነው። ከፈሳሽ ሳሙና በተጨማሪ አጃክስ የሚባል ጠጣር ሳሙና እጠቀማለሁ። ለእቃዎቻችን ይህንን እጠቀማለሁ። ከዚህ ውጪ ለገላዬ ደግሞ ወይም ለሰውነት ደግሞ ላይፍ ቦይ የሚባል የሽቱ ሳሙናዎችን እጠቀማለሁ። ስለዚህ ሳሙና የምጠቀመው ሳሙና እንደ አገልግሎቱ ይለያያል። የሽንት ቤትና ሌሎችን ለማጽዳት የምጠቀምበት ደግሞ ከዚህ የተለየ ነው። ስለዚህ አገልግሎቱንና አጠቃቀሙ የተለያየ ስለሆነ የተለያዩ ሳሙናዎችን ለተለያዩ አላማዎች እና ለተለያዩ አገልግሎቶች እጠቀማለሁ ማለት ነው።

መንዳት ትችላለህ? በሚገባ እችላለሁ አዎ መንዳት እችላለሁ መኪናን ማሽከርከር በተለይ የህዝብ ማመላለሻ የሆኑ መኪናዎችን እስከ ሃያ አራት ሰዎች ሊጭን የሚችልን መኪና ማሽከርከር እችላለሁ ይህንን ደግሞ በማሽከርከር ልምድ ከአሽከርካሪዎች ማሰልጠኛ ላይ ተፈትኜ ተምሬ ተፈትኜ ፈተናውንም በብቃት አልፌ መንጃ ፍቃድ ይዠአለሁ ስለዚህ መንጃ ፍቃድ የያዘ ሰው ደግሞ የማሽከርከር የመንዳት ልምድና ችሎታ ያለው ሰው ስለሆነ እኔም ከነዛ መካከል አንዱ ስለሆንኩ መንዳትና ማሽከርከር እችላለሁ።

የጨረቃ ብርሃን ትወዳለህ? ብዙ ጊዜ ምሽት አካባቢ የጨረቃ ብርሃን ደምቆ ማየት በጣም ደስ ያሰኘኛል። በብርሃን መብራት በጠፋበት ጊዜ ኤሌክትሪክ በሚቋረጥበት ጊዜ የጨረቃ ብርሃንን እንደ ተለዋጭ አቅጣጫን ለማየት ለመረዳት የጠፋ እቃን ለመፈለግ የምንጠቀምበት አማራጭ ብርሃናችን ነው። የጨረቃ ብርሃን የሚፈጠረው ከፀሀይ ብርሃን ነው የፀሀይ ብርሃን በራሷ የምታገኘው ብርሃን አላት። ይህንን ከራሷ ያገኘችውን ብርሃን ጨረቃ ከፀሀይ ትሰበስባለች ከፀሀይ የሰበሰበችውን ብርሃን ደግሞ ፀሀይ በምትጠልቅበት ጊዜ ትገልጣለች ማለት ነው። ስለዚህ ይሄ ከፀሀይ የተሰበሰበውን ብርሃን ምሽት ላይ መመልከት በጣም ደስ የሚያሰኝ ጥሩ የሆነ ነገር ነው

በተፈጥሮ ውስጥ መራመድ ትወዳለህ አዎ ግዴታዬ ነው። በተፈጥሮ ውስጥ መራመድ ግዴታ ነው። አንድ ፍጡር በተፈጥሮ የህግ ስርዓት ውስጥ መጓዝ መራመድ ግዴታው ነው። ምክንያቱም የተፈጥሮ የሆነን ነገር ሊሽረው ስለማይችል ማንም ሰው ከፈጣሪ በቀር ፍጡር የሆነ አካል ሁሉ በተፈጥሮ ህግ መጓዝ። በተፈጥሮ ውስጥ መራመድ እንጂ ከዚያ ውስጥ ተፈጥሮን ለራሱ በሚመች መልኩ ሊቀይረው ሊያሻሽለው ሊያጠፋው ወይም ደግሞ ሊቀይረው ሊለውጠው አይችልም። ስለዚህ በተፈጥሮ ውስጥ መራመድ እኔም የምወደው ፈጣሪ የሰጠኝን ነገር በአግባቡ በመጠቀም ነው።

ብዙ ሰነዶች ታዘጋጃለህ። አዎ። በስራ ጉዳይ ላይ የተለያዩ ሰነዶችን አዘጋጃለሁ የስራ ጉዳያችንን ስራችንን በአግባቡ ለመስራት የተሰጠንን ሀላፊነት በአግባቡ ለመወጣት። አንደኛው ማረጋገጫችን የሰነድ ዝግጅት ነው ሰነዶችን የምናዘጋጀው። ስራችንን በአግባቡ ለመስራት ነው። ከየት ተነስተን የት መድረስ እንዳለብን ግባችንን አላማችንን ራእያችንን ተልእኳችንን የተቋሙን ሙሉ ዝርዝር ጉዳዮችን በሰነድ መልኩ እናዘጋጃለን። ሰነዶች አንዳንዶቹ ለሂሳብ አንዳንዶቹ ለስልጠና የሚሆኑ ሰነዶች ይሆናሉ። ብዙ ጊዜ እኔ የማዘጋጀው ሰነድ የስልጠና ሰነድ ነው።

ምን አይነት ጫማ ትወዳለህ? እኔ እምወደው ጫማ ከልብሴ ጋራ የሚሄድ ነው። እኔ ብዙ ጊዜ የምለብሰው ልብስ ከጨርቅ የተሰራ ልብስ ነው። ስለዚህ ከዚህ ከጨርቅ የተሰራ ልብስ አብሮት ሊሄድ የሚችለው ጫማ ሹልቴክስ ነው። ይህ ሹልቴክስ ከቆዳ የተሰራ ነው። እኔ ብዙ ጊዜ ከቆዳ የተሰሩ ጫማዎችን የምወዳቸው ረጅም ጊዜ ማገልገል ችሎታም። ስላላቸውና አሁን ካለሁበት አካባቢ አንፃርም ምቾት ያላቸው ስለሆኑ ነው።

የፀሀይ መውጣትን ታያለህ? አዎ ጠዋት ጠዋት በጉጉት ከምጠብቃቸው ጉዳዮች መካከል አንደኛው የፀሀይ መውጣትን ነው የፀሀይ መውጣትን የምፈልገው በጣም ቅዝቃዜ ያለበት አካባቢ ስለሆነ ፀሀይ በምትወጣበት ጊዜ ያንን ቅዝቃዜ አጥፍታ ሙቀትን የምትሰጥ ስለሆነ ነው ቫይታሚን ዲ የሚባል ለአጥንት በጣም አስፈላጊ የሆነው ንጥረ ነገርም የሚገኘው ከፀሀይ ነው ብዙ ጊዜ ከፀሀይ ጠዋት አካባቢ ላይ ወዲያውኑ እንደወጣች አካባቢ የምትሰጠው ሙቀት ለአጥንት ጥንካሬ ይሄን ቫይታሚን ዲን የምትሰጥ ስለሆነ ያንን ለማግኘትም የፀሀይን መውጣት ጠዋት ጠዋት ብዙ ጊዜ እጠብቃታለሁ፤

የምትወደው መጠጥ ምንድነው? እኔ ብዙ ጊዜ የምወደው መጠጥ የለስላሳ መጠጦችን ነው። ከለስላሳ መጠጦች ቀጥሎ ውሃ ነው። ከዚህ በተለየ የሌሎች መጠጦችን አልወድም በተለይ የአልኮል መጠጦችን እና ወተት የመሳሰሉ መጠጦችን አልወዳቸውም። ስለዚህ በጣም በቅደም ተከተል አስቀምጥ ብባል በመጀመሪያ ደረጃ ላስቀምጥ የምትችለው የለስላሳ መጠጦችን ነው። የለስላሳ መጠጦች ስጠጣቸው ደስ የሚያሰኙን የእርካታን የሚሰጡ መጠጥ ስለሆኑ እነዚህን በመጠጣት ጊዜዬንም አሳልፋለሁ።

የትኛውን የቀኑን ሰዓት ትወዳለህ ብዙ ጊዜ እኔ የምወደው የቀኑን ሰዓት ጠዋት አካባቢ ያለውን ጊዜ ነው፤ ጠዋት አካባቢ ያለው ጊዜ ከመኝታ ተነስተን ብሩህ የሆነ አይምሮን ይዘን ለቀጣይ ላለው ቀን የምንዘጋጅበት ላለው ስራችንም ዝግጅታችን የምንጨርስበት ስለሆነ በጣም ደስ ያሰኘኛል ይህን ከጥቱ በጠዋቱ ተነስቼ ፈጣሪዬን አመስግኜ በሰላም ስላሳደርከኝ አመሰግንሃለሁ ቀኑን በሰላም ባርክልኝ ብዬ ጸሎት የማደርግባትን ያችን ከፈጣሪ ጋርም የምገናኝባትን የጠዋቷን ጊዜ እወዳታለሁ። ይሄውም ከጧቱ አስራ አንድ ሰዓት ጀምሮ እስከ አንድ ሰዓት ያለውን ጊዜ ያህል የሚያጠቃልል ነው ማለት ነው።

ገንዘብ ትቆጥባለህ? አዎ ብዙ የሚባል ገንዘብ ባይኖረኝም ከመንግስት ስራ የማገኘውን ደሞዜን የተወሰነውን በቁጠባ እጠቀምበታለሁ። በእኛ አካባቢ የምጠቀመው የቁጠባ ስልት እቁብ ነው። ስለዚህ ከጓደኞቼ ጋራ በየወሩ ከማገኘው ደሞዝ እቁብ ገብቼ ገንዘብ እቆጥባለሁ።

የአካል ብቃት እንቅስቃሴ ታደርጋለህ? አዎ ለጤንነት በጣም ተስማሚ ስለሆነ የአካል ብቃት እንቅስቃሴ ማድረግ ተገቢ ነው። እኔም የአካል ብቃት እንቅስቃሴን የማደርግ እንደዚሁ ከመተፈሻ ጋራ በተያያዙ ያሉብኝን ችግሮች ለመቅረፍ ነው። ከመተንፈሻ ጋር ተያይዞ ያሉ በቅዝቃዜ የሚፈጠሩ ክረምት አካባቢ እንደዚሁም ደግሞ ከአቧራ መነሳት አንፃር የሚፈጠሩ የአለርጂክ አይነቶች አሉ ከመተንፈሻ ጋራ ተያይዞ ያለ የሳይነስ ሀመም አለብኝ። ስለዚህ ይሄንን የሳይነስ ህመም ለመከላከል የአካል ብቃት እንቅስቃሴ አደርጋለሁ ገመድ በመዝለልና በመሮጥ ማለት ነው

በየትኛው እጅ ትጽፋለህ? እኔ የምጽፈው ብዙ ሰው በሚጽፍበት እጅ ነው እንግዲህ ብዙ ሰዎች የሚጽፉ በቀኝ እጃቸው ነው አንዳንድ ሴቶች አልፈው አልፈው በግራ እጃቸው የሚጽፉ አሉ ወንዶችም በግራ እጃቸው የሚጽፉ አሉ ነገር ግን አብዛኛው ሰው በቀኝ እጁ ይጽፋል እኔም የምጽፈው በቀኝ እጄ ነው። በቀኝ እጄ በምጽፍበት ጊዜ ጽሁፌ ተነባቢ እና በጣም የሚያምር ሆኖ ሌሎችም በቀላሉ የሚያነቡት ይሆናል በግራ እጀ ይዤ ግን መጽሐፍ ብዙ ልምድም የለኝም ችሎታውም የለኝም ጽሁፍን ማሳመርም አልችልም።

ስለ ቅርብ ጓደኛህ ንገረኝ የቅርብ ጓደኛዬ ማለት ለኔ በጣም እንደራሴ የሆነ ማለት ነው። እኔን ወክሎ እኔን ተክቶ ሊሰራ የሚችል እንደማለት ነው ማንኛውንም አይነት ምስጢር የማወያየው የማናግረው የማማክረው ማለት ነው። አብሬው የምበላ አብሬው የምጠጣ ብቻ ሳይሆን ሀሳቤንም የሚጋራኝ ሀሳቤን የማጋራው ማለት ነው። የቅርብ ጓደኛዬ ስልክ በመደወል በአካል በመገናኘትም የተለያዩ ሀሳቦችን የምናነሳ እለት እለት ሳንገናኝ የማንውል በስልክም ሆነ በአካል። ከመገናኘት የማንቦዝን ሁሉን ነገሮች በሚስጢር የሚያዙ ሀሳቦችን በሚስጢር በመነገርም ወይም ለሰው በማስረዳት የሚገለጡ ሀሳቦችንም ለሰው በማስረዳት። እንደዚህ ውይይቶችን በአግባቡ የምናደርግ ይህ ነገር በዚህ በዚህ መልኩ መቀጠል አለበት። ይህንን አሻሽል ይህንን አስተካክል ይሄ መታረም አለበት። ይሄኛውን ቀጠል እንደዚህ እየተባባል የምንመካከርበት የምንነጋገርበት ስለሆነ። የቅርብ ጓደኛዬ ማለት ልክ እንደዚህ የሆነ የልቤ ወዳጅ ጓደኛዬ ማለት ነው

ከጎረቤቶች ጋር ጥሩ ግንኙነት አለህ? አዎ ጥሩ ግንኙነት አለኝ። ከጎረቤቶቼ ጋራ በሰላም በፍቅር የምንኖር ነን ጉርብትናችንም ጠበቅ ያለ ጉርብትና ነው። እያንዳንዳችን በማንኛውም በደስታም ሆነ በሀዘን ሳንለያይ በፍቅር አብረን የምንኖር ነን። ስለዚህ ከጎረቤቶቻችሁ ጋራ በፍቅር እንድትኖሩ ሌሎችንም ሀሳብ መስጠት እወዳለሁ። ብዙ ጊዜ በጉርብትና አንዳንድ ጉዳዮች ሊያጣሉ ሊያጋጩ ሊያጨቃጭቁ ይችላሉ። እነዚህን ጉዳዮች ግን ሌላ አካል ላይ ከመድረሳቸው በፊት ራሳችን ችግሮችን እየፈታን በፍቅር እንድንኖር። ከጎረቤቶቻችን ጋርም እኛ እየተመካከርን እየተረዳዳን በማንኛውም ጉዳይ ላይ ሀሳብ እየተሰጣጠን ነው የምንኖረው። ስለዚህ እርስ በእርሳችን ምንም አይነት የጥላቻ የመ የመጨቃጨቅ የመሰዳደብ የመናናቅ እንደነዚህ ያሉ ጉዳዮች ስለሌሉ ከጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው ብዬ አስባለሁ

በእጅ የሚሰራ ስራ ታደርጋለህ? በእጅ የሚሰሩ ስራዎችን ብዙ ጊዜ እሰራለሁ። በእጅ የሚሰሩ ስራዎች እንደማረም፣ እንደ መቆፈር፣ እንደ መኮትኮት፣ ያሉ የአትክልት ስራዎች አሉ። ከዚህ በተጨማሪ ደግሞ መጽሐፍም የሚሰራው በእጅ ነው። እንጨት መፍለጥ። ሌሎችንም የሽንኩርት ከተፋ፣ የወጥ ስራ የምግብ ዝግጅት የመሳሰሉ ስራዎች በእጅ የሚከናወኑ ናቸው። ስለዚህ ብዙውን ስራዎቼን የምሰራቸው በእጄ ነው ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ? እንግዲህ ሁልጊዜ ከስራ በኋላ ከምሽቱ አስራ አንድ ሰዓት ተኩሉ በኋላ ማለት ነው። ከምሽቱ አስራ አንድ ሰዓት ተኩል ሲሆን ከግቢው ከምንሰራበት ስራ ላይ እንወጣለን። መኪኖቻችን እስከ ቤት እስከሚያደርሱን ድረስ ከአስራ አምስት ደቂቃ በላይ ይወስዳሉ ርብ ጉዳይ አካባቢ እንደርሳለን። ስለዚህ ከአስራ ሁለት ሰዓት ጀምሮ ያለው ጊዜ ነው ትርፍ ሰዓት ሊባል የሚችልና ማታ ላይ የሚኖረው ጊዜ ሌለው። በጉዞ የምንጨርሰው ነው። ከዚህ ከአስራ ሁለት ሰዓት ጀምሮ የተለያዩ ስራዎችን እንሰራለን። ልብስ እንደመጣው ልብሴን ቀይሬ የምጀምረው ስራ ቢኖር። ልጆችን ማስጠናት ልጆችን ማስተማር። ከዚያም በኋላ ደግሞ የተለያዩ ጥያቄዎችንና መልሶችን ከእነሱ ጋራ በመመላለስና በመጠያየቅ። እንደዚሁም ደግሞ የመዝናኛ ነገሮችን በመመልከት መጽሐፍትን በማንበብ አሳልፈዋለሁ።

ሩዝ ትወዳለህ? አዎ ሩዝ እወዳለሁ። ሩዝ ለብዙ ጊዜ ውሃ የመምጠጥ ባህሪ አለው። ውሃ በጣም ብዙ ተደርጎ ሲዘጋጅም። ከመጀመሪያው ጀምሮ ሩዙን አጥቦ ወደ ፈላ ውሃ ስንጨምረው ያ የፈላው ውሃ በጣም ብዙ መሆን አለበት። ከዚያ ውጭ ከሆነ ግን ሩዙ የመቡካትና ውሃውንም ደግሞ በጣም መጦ የማ የማረር ጉዳይ ይኖራል። ስለዚህ ሩዙ በአግባቡ እንዲሰራ ውሃ በጣም የሚፈልግ ስለሆነ ይህንን ባህሪውን አውቆ ሩዝን መቀቀል ይገባል። በዚያ መልኩ የተዘጋጀ ሩዝ በጣም ደስ ያሰኘኛል እኔ ደስ ብሎኝ የምመገበው ምግብ ነው

ምን አይነት ጥቅማ ጥቅሞች አሉሀ? በስራ ገበታዬ ላይ የተለያዩ ጥቅማ ጥቅሞች አሉ። ከእነዚህ ጥቅማ ጥቅሞች መካከል አንደኛው የትርፍ ሰዓት የሚከፈል ጥቅማ ጥቅም ነው። ይህ ጥቅማ ጥቅም ከጠቀም ያለ ገንዘብ የሚያስገኝ ባይሆንም ቅዳሜና እሁድ የትርፍ ሰዓት ስለሆነ ይህንን የትርፍ ሰዓት የእረፍት ሰአታችንን ተጠቅመን በምንሰራበት ጊዜ የሚከፈለን ክፍያ አለ። ከዚህ የዘለለ የተለየ የሚባል ጉልህ የሆነና ህይወትንም ሊቀይር የሚችል የኑሮውንም ሊያሻሽል የሚችል የተለየ ጥቅማ ጥቅም የለኝም።

የምትመኘው ስራ ምንድነው? እኔ የምመኘው ስራ በልምዴ በችሎታዬ በትምህርት ዝግጅቴ ችሎታዬን ልዩ የሆነ የውስጥ ፍላጎቴን በሙሉ በአግባቡ ልሰራበት ልጠቀምበት የምችለውና እኔ የምወደውን ስራ ማግኘት ነው፤ የትምህርት ዝግጅቴ የተለያዩ ትምህርቶችን የተማርኩ ስለሆኑ ከእንድ ስለሆነ ከእነዛ ከተማርኩት ትምህርት ጋራ የሚሄድ ስራ ባገኝ ደስ ያሰኘኛል ያ ስራ ደግሞ የሚያስገኘኝ ቤተሰቦቼን ለማስተዳደር ለመምራት የሚያስፈልገኝን ገንዘብ በሙሉ ላገኝበት የምችለውን ስራ ባገኝ ደስ ያሰኘኛል።

የድሮ ፎቶዎችህን ትይዛለህ? አዎ የድሮ ፎቶዎችን መያዝ በጣም ደስ ያሰኘኛል ይሄ ልምድ ነው ሌሎችንም ወደኋላ ሄደን ታሪካችንን ባህላችንን የነበርንበትን የእድገት ሁኔታ የነበርንበትን ጊዜ ለማስታወስ በጣም ይረዳል ብዙ ጊዜ ወደኋላ ሄጄ ከዚህ በፊት የነበሩ ቀደምት የሆኑ ፎቶዎችን ስመለከት በዚያ ጊዜ የነበረውን አሳልፍ የነበረውን ጊዜ ስለሚያስታውሰኝ ወደኋላ ሄጄ ብዙ ትዝታዎችን አሰላስላለሁ እመለከታለሁ ስለዚህ የድሮ ፎቶዎች ትዝታ ቀስቃሽም ስለሆነ እነዚህን የድሮ ፎቶዎችን በአልበምም በስልክም በኮምፒውተርም ይዣቸዋለሁ።

እሳት ማንደድ ትችላለህ? አዎ በጣም እሳት የማንደድ ችሎታ አለኝ፤ ምድጃ ላይ ምጣድ በሚጣድበት ጊዜ እና ከሰል በሚያያዝበት ጊዜ ብዙ ጊዜ በጣም ያስቸግራል እኔ ግን ይህንን ነገር በቀላሉ እሳትን የማንደድ ችሎታ አለኝ እሳትን ለማንደድ እንግዲህ ክብሪትን እጠቀማለሁ፤ ክብሪትን በአግባቡ ጭሬ እሱን በመለኮስ እዚህ ከምፈልገው እንጨት ላይ እሳቱን እንዲቀጣጠል የተለያዩ ማቀጣጣያዎችን እጠቀማለሁ ከዚህ በተጨማሪ ደግሞ በማርገብገብ ከሰሉም በቀላሉ እንዲያዝ ሌላውን ደግሞ እፍ በማለት በቀላሉ እሳቱ እንዲቀጣጠል አደርጋለሁ።

የቀን መቁጠሪያ ትጠቀማለህ? አልጠቀምም ለምንድነው የማልጠቀመው ቀኑ በኢትዮጵያ አቆጣጠር የራሱ የሆነ የአቆጣጠር ስልት ያለው ሆኖ በአሥራ ሁለት ወራት የተከፈለና ሁሉም አስራ ሁለቱም ወራት እኩል ተመሳሳይ የሆነ ሰላሳ ቀናትን የያዙ ናቸው። ስለዚህ ሁሉም ወር ተመሳሳይ የሆነ የቀን አቆጣጠር ስላለው ይህንን የኢትዮጵያ አቆጣጠር የተመቸ ስለሆነ በቀላሉ እጠቀምበታለሁ። ምናልባት በዓላትን ለማውጣት አጽዋማትን ለማየት ካልሆነ በቀር ከዚህ የተለየ ቀንን የምትጠቀምበት የቀን መቁጠሪያ የለኝም።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ ብዙ ስራዎችን በአንድ ጊዜ የማስተናገድ ችሎታ አለኝ። በርካታ ስራዎች ተደራርበው በሚመጡበት ጊዜ ስራዎችን አስተናግዳለሁ። ነገር ግን ለእያንዳንዱ ስራ ቅደም ተከተል አውጥቼ የሚቀድመውን አስቀድሜ የሚከተለውንም አስከትዬ መስራት ደግሞ እወዳለሁ። ስለዚህ ስራዎችን ብዙ ስራዎችን በአንድ ጊዜ ለማስተናገድ የስራዎቹን ቅደም ተከተል መለየትም እንደአስፈላጊነታቸው ቅድሚያ የሚሰጣቸውን ቅድሚያ በመስራት ብዙ ስራዎችን በአንድ ጊዜ የማስተናገድ ችሎታ አለኝ።